የስራ ምኞቶች ምንድን ናቸው መልካም የሰራ ምኞቶችህ እንግዲህ ያው እንግዲህ እኔ የተማርኩት የተማርኩትኝ ያው ከተማርኩ ጨርሻለሁ ኤሌክትሪካል ኤንደ ኮምፒውተር ኢንጂነሪንግ ነው የተማርኩትኝ የምህንድስና ትምህርትን አጠቃላይ የተማርኩትኝ በስ እንግዲህ ያው ብዙ ነገር አውቄያለሁ አምስት አመት ሙሉ ተምርያለሁ ብዙ ነገሮችን አውቂያለሁ ከኤሌክትሪካል ፓርት ጋር ያሉትን ነገሮች ያው በደንብ እወቂያለሁ እያስተማ አስባለሁ። ያው እንግዲህ ሙሉ በሙሉ ባይሆንም በክፊል አውቃለሁ ብዬ አስባለሁ። አሱ ጋር ተያዪዞህ እንግዲህ፣ የተለያዩ እውቀቶችን በዚያ በቆይታችን የተለያዩ ነገሮችን፣ ያው የተለያዩ ቤተሙከራዎችን አጠቃላይ የምንሰራቸውን ነገሮች አውቀናል። ከኤሌክትሪካል ፓርት ጋር የተያዙ አጠቃላይ ከኤሌክትሪካል ክፍል ገር የተያዘ በሙሉ አውቀናል ይሄ ወደ አለም ወጥተን ደግሞ እንግዲህ ለህዝባችን አጠቃላይ ያለውን ነገር አግልግሎት እንሰጣለን ይኸው በቻልነው አቅም በገባነው ቀል ኪዳን መሰረት የተለያዩ ስራዎችን እንሰራለን ከእሱ ጋር ተየይዞ እንግዲህ እሱም አንድ ስራዬ ነው። እንግዲህ ተለያዩ መብራት ሀይሎችን መስራት ኢንስታሌሽኖችን መስራት የተለያዩ ነገሮች መስራት እንግዲህ ይሄ ጥሩ ነገር ነው። ከዚህ ቀጥሎ ደግሞ እንግዲህ ሌሎች ደግሞ የመስመር ለይ ስራዎች አሉ እነሱንም አሁን እነሱንም ብስራ ደስ ይለኛል አሁን የተሻለ ደግሞ እነሱ አሁን ላይ ንትሽ ጥሩ ገቢ አላቸው እና የው አንድ ሙያ አዳብሬ የዉራሱንየቻለህ አንድ እንግዲህ ከዚ ቀደም እንዳወራዉትኝ፣ እራሱን የቻልህ ሙያ አለኝ። የስነ ጽሁፍ ይዘቶች አለኝ። በተለይ ከዩቲዩብ ይዘት ጋር የተያያዙ ጽሁፎችን ነው ምጽፈው። አሱ ጋር ተያይዞ ሌሎች ደግሞ ትምህርት ሌሎችን ብማር ደግሞ ደስ ይለኛል። አልሆነም በተለይ ከዩቲዩብ ጋር ተያያዙ እንደ አውቶሜቲሽን ነገሮች በተያያዙ እነሱን ነገር ብሰራ ቪዲዮ ኤዲቲንግ ማድረግ እነሱን ነገር ብሰራ ደስ ይለኛል እንግዲህ እነሱ ምኞታዊ ናቸው። የው እንግዲህ የመስመር ስራዎች በጣም ብዙ ናቸው። እጅግ በጣም ብዙ ናቸው መድረክ ላይ የሚሰሩ ስራዎች። ከእነሱ ግን መርጠን አንዱን በደንብ ሞያዉን አዳብረን፣ ብንሰራ ነው የምመረጠው እና እኔም እንግዲህ ከስነ ጽሁፍ ቀጥሎ ደግሞ ሌሎች የምሰራችው ሞያዎች አሉኝ። የተለያዩ ነገሮች ማዘጋጀት እነሱን እፈልጋለሁ። በተለይ ግን ከዩቲዩብ ጋር የተያያዙ ስራዎችን ሰራ ከቪዲዮ ኢዲቲንግ ጋር አብሮ መቀናበርን ጋር የተያያዘንስ መሳሪያ የተለያዩ ይዘቶችን መስራት፣ አመርቂውን የውጤት እንዲያመጣ ለሰዎች፣ ለደንበኞች የተለያዩ ነገሮች ጽሁፍ በደንብ አሳምሬ ግልጽ በሆነ መንገድ ሰዎች ሰዎች የሚያረካ የሆነ ይዘት ብሰራ ደስ ይለኛል። የሰራነዉን ቀጣይም እሰራለሁ ብዬ አስባለው፣ እና ምኞት እንግዲህ ሰው ልጅ በጣም ብዙ ምኞት አለው እና ከሞላ ጎድል እነዚህን እኔ እሰራለሁ ብዬ አስባለሁ። ቀስ እያልኩ ደግሞ እንግዲህ የተለያዩ ነገሮችን አስባለሁ እንደኔ እና የመጀመሪያው እነዚህ ናቸው ያ ማለት እንግዲህ ግን ያው ከእንትኑ ከዚህ ከኤሌክትሪካል ፓርቱ ጋር ቀጥሎ የምሰንሰራው በጎን ለጎን የምሰራው ነው። ያው ያሌሎችን ስራዎችምንም ይኖርናል እኛ እንግዲህ በተለይ ፍራፍሬዎች በመለት እነሱ ምን፣ ይላሉ የስራ ምኞቴ ግን እንደ ዋና ብዬ ባስበው የመድረክ ሰራዎችን ላይ በደንብ መስራት ነው እነሱ ጋር በጣም ትኩረት አድርጌ እምሰራው፣ በተለይ ከዩቲዩብ ጋር የተያያዘዙ የዘቶች ጋር ከስነ ጽሁፍ ጋር፣ ከታሪክ ጋር፣ ከተለያየ ዶክመንተሪ ነገሮች ጋር የተያያዙ እውነተኛውን ነገሮችን መስራት፣ ለሰዎች በግልጽ በሆነ መንገድ መስረዳት፣ ሰዎች የሚፈልጉትን እንደዚህ አድርጎ ልስራልሽ ብሎ መስረዳት፣ በተለያዩ የተለያዩ የስራ መድረኮች አሉ እነሱ ጋ በደንብ እየገባን የራሳችን አካውንት ከፍተን እዚያጋ ሰንራለን እኔ እንግዲህ እስካሁን የማደርገው እንደዚህ ነው፤ ቀጣይም አደርጋለሁ ብየ አስባለሁ ማለት ነው እንግዲህ

ግዢ ግዢ ማለት እንግዲህ የሆነ ነገር መግዛት። ከቃሉ እንደምንረዳው ያው ግዢ ማለት የሆነ እቃ መግዛት ተንቀሳቃሽ ነገር መግዛት ሊሆን ይችላል። የምንቀሳቀሱ ነገሮችን መግዛት ነው እንደ አጠቃላይ። እንግዲህ ያው ከመሸጥና መለወጥ ጋር ከመግዛትና መሸጥ ጋር ተያያዘ ነው ይህ ቃሉ ግን ግዥ ማለት ራሱን ችሎ ግን የምፈልገው ነገር መግዛት ነው። ለምሳሌ ተንገሳቃሽ ነገር ሊሆን ይችላል እንደ ለምሳሌ እንደ እንደ እንስሳት የሚንቀሳቀሱ ንብረቶች እንደ እንስሳት ያሉ የተለያዩ ነገሮች የምንገዛበት ይሆናል። እቃዎች ደግሞ ልክ እንደ መኪና ነገር የተለያዩ የቤት እቃዎች የተለያየ ቦታዎች ሊሆን ይችላሉ ብቻ ያው እንግዲህ የማይንቀሳቅስና የሚንቀሳቅስ ነገሮች ምን ግዥ ነው። ግዥ ማለት እንዲህ ገንዘብ አውጥተን የምፈልገውን ነገር የሚያስፈልገን ነገር ለቢታችን ሊሆን ይችላል የተላያየ ነው። ለሰው ሊሆን ይችላል የተለያዩ ስጦታዎች ሊሆን ይችላል የተለያዩ ነገር የምንፈጽምበት ነው። ያ እንግዲህ ግዥ እቅድ አለው ራሱን ቻለ። ሰው እንግዲህ የሚፈልገውን ነገር ይገዛል። የሚፈልገውን ነገር ይሸጣል። ግዥ ማለት እንግዲህ እንደ አጠቃላይ ድግሞ በብር የምንፈልገውን ነገር በብር ገዝተን ለምንፈልገው አገልግሎት ማዋል ማለት ነው። እና ግዥ እንግዲህ የተለያዩ ነገሮችን ያካትታል። እንግዲህ እንደ አጠቃላይ ግን ተንገሳቀሽ የሆኑና ተንገሳቀሽ ያልሆኑ ነገሮችን መገዝ መግዛትና እና መሸጥ ጋር ተያይዞ ነው ያለው ነገር እንግዲህ። ግዢ ማለት እንግዲህ ብራችን አውጥተን የተለያዩ ኤሌክትሮንስ ነገር ስልኮች ከስልኮች ጋር የተያያዙ ሊሆኑ ይችላል። የተለያዩ ኤሌክትሮኒክስ እቃዎች ጋር ተያይዞ ሊሆን ይችላሉ። ከቦታዎች ጋር ተያይዞ ምንገዛው ሊሆን ይችላለን። ከእንስሳት ጋር ተያይዞ ሊሆን ይችላል። ምንገዛው ነገር ቦታዎች ሊሆን ይችላል፣ የቤት እቃዎች ሊሆን ይችላል፣ መኪናዎች ሊሆን ይችላሉ፣ የተለያየ በጣም ብዙ ነገር የሚገዙ ነገሮች አሉና የምፈልገውን ነገር ብር አውጥተን ያው አስፈነት ካስፈላጊ ቦታ ላይ ገዝተን ነገሩን እናውለዋለን ማለት ነው። እና ግዥ ማለት እንዳጠቃላይ እንግዲህ ገንዘብ ጥለን ዋጋ አውጥተን የምፈልገውን ነገር ለምን በምንፈልገው ሰዓት በምንፈልገው ቦታ ማስቀመጥ ነው። እሱ ነው ዋናው እንግዲህ ዋናው ትርጉሙ እና ግዥ እንግዲህ የምንገያይበት በተለያየ ነገር ሊሆን ይችላል። ለምሳሌ ብር በብር መቀየር ማለት ብርን ሰጥቶ እቃውን መግዛት፤ እቃ በእቃ መቀየር የውዝራ ግዥ ጋር እንትን የምንፈልገውን ነገር ሰጥተን የምንፈልገውን ነገር መቀበል። እሱ ጋር ተያይዞ ነው እንግዲህ የተለያየ የግዥ ሜትድ ወይም አንትኖች አሉ መንገዶች አሉ እኛም አብዛኛው የተለመደው ግን በብር ነው። እንዴ ኢትዮጵያውን በብር ነው። ወደ ውጭ ደግሞ የራሳቸውን የቻለ መገያየት አላቸውና እንግዲህ ግዢ ደግሞ ኢትዮጵያ ላይ አብዛኛውን በብር ነው የሚካሄደውና በብር የምፈልገውን ነገር እንገዛለን ማለት ነው። እና ግዢ የሚለው እንግዲህ አንድ ነገር የምፈልገው ነገር ብር ሰጥተን መቀበል ማለት ነው። ያለው ነገር ጥሬ ትርጉሜ ይሄ ነው እንግዲህ እንደ አጠቃላይ።

እቅድ እቅድ ሲባል እንግዲህ ያው እንግዲህ ብዙ አይነት ትንታኔ ይኖረዋል ብዙ አይነት ማብራሪያ ያስፈልገዋል። እቅድ ማለት እንግዲህ ነገሮችን በቅደም ተከተል ማስቀመጥ ማሰብ መተግበርን በጣም ብዙ ደረጃዎች ያስፈልጉታል ማቀድ ማለት። አመታቶቻችን አመቶችንም ከፍሎ በአመቶችም ብዛት ሊከፈል ይችላል። ከደቂቃዎች አስቶ ከደቂቃዎች ከሰከንዶች አንስቶ እስከ ብዙ አመታቶች የሚባል ደረጃ እንግዲህ እቅድ ሊኖር ይችላል። ለዛ ከፍ ያለ ፕሮጀክቶች ሲባሉ አስራ አመት አስራ አምስት አመት የዛሬ ብዙ አመት የዚህ የዛሬ ዘንድ ያላመጣው ነው። እንግዲህ እቅድ ይታቀዳል። እንግዲህ ከሰከንድ ጀምሮ እስከ አመታት ድረስ ከአመታቶች ድረስ ድረስ እቅድ አለና። ቅድመ እራት እንግዲህ ጥሬ ትርጉሙ አንድን ነገር አስቦ ማቀድ የተለያዩ አንድ የሆነ ሚስጥር የሚሰራ ስራ አለ ለዚያ ስራ የሚያስፈልጉ ግብአቶች አሉ የሚያስፈልጉ ጊዜ ጊዜ አለ ጊዜ ራሱን የቻለ አለው። ግዛቶች አሉ ሰው ሀይል አለ። ወጭ እና ገቢ የሚሰሩ ሂሳቦች አሉ። በጣም ብዙ ነገር የሚያስፈልገው እንግዲህ እኮ ሲቀጥል አንድ ነገር ሲታሰብ ያን ሁሉ ግን የሚያሳካው ግን እቅድ ነው። እቅዱ ይታቀዳል በእቅዱ መሰረት ሰዎች እየሰሩ እየሰሩ እየሰሩ መጨረሻ ላይ አጠናቀው ለሚፈልገው አካል ለሚፈልገው የስራ ዘርፍ ይደርሳል ነው። እና ይሄን ሁሉ እንግዲህ እቅድ ነው ከትንሿ ሰከንድ ተነስቶ ብዙ ነገር የሚያደርሰው እቅድ እስከ ጫፍ እስከ የስራውንም ውጤት የሚያሳየው እንግዲህ እቅድ ነው እቅድ መስራት ይሰራል ስራም ጊዜም አመርቂ ውጤት አለው። ያው እቅዱ ከተበላሸ ደግሞ እንግዲህ አብሮ ስራውን ይበላሻል ሁሉ ነገር በጣም ብዙ ስራ ያለው እንደው በጣም ብዙ የገንዘብ ስጠቃላይ ጊዜ የሰው ሄል ሁሉ ጉልበት በጣም ብዙ ነገር ነው የሚከስረው እና እቅድ ሲታቀድ። ረጋ ያለ ሰው እውቀት ያለ ሰው በስርዓት ሁሉን አማክሎ ረጋ ብሎ ያለውን ነገር ታስቦ በደንብ መታቀድ አለብህ። እና እቅድ በጣም ሰፊ መጠነ ሰፊ የሆነ ነገር ነው። ያው እንግዲህ እቅዶች የተለያዩ ናቸው። የአጭር ጊዜ እቅድ አለ። የረጅም ጊዜ እቅድ አለ በዋናነት በሁለት ቢከፈሉም። ፖስታችን ደግሞ የተለያዩ ነገሮች ይዛሉ እንግዲህ በትንሽ እኛ እንደምፈልገው ለምሳሌ አንድ ሰው የሚሰራውን ስራ ያው እንግዲህ በቀላሉ እቅድ ያወጣልኝ። ያው በአጭርም ትሁን በዚህ ሰዓት በዚህ ሰዓት በዚህ ጊዜ እኔ አሰራለሁ እቅዳት ለዚህ ስራዎች እንግዲህ ጊዜ ቅደም ተከተሉን ጠብቆ ይሰራልኝ የምፈልገው ድርጅት ይደርሳል። ረጅም ሲሆን ደግሞ እንግዲህ ረጅም ከሆነ ደግሞ እንግዲህ የተለያዩ አመታቶች ሊፈጅ ይችላል። አመት ሊሆል ይችላል አንድ አመት በታች ሊሆን ይችላል የተለያዩ ነገሮችን ለመስራት ለምሳሌ እንደ ትልልቅ ያሉ ፕሮጀክቶች ስታቀርቡ ሰፊ አመት ብዙ ጊዜ ብዙ አመት ይፈጃሉ እና። እነሱ ጋር ተያይዞ እንግዲህ አመታቶች የሚፈጅ እቅድ ይኖራል። ያን እንግዲህ ከጊዜ በኋላ አሳክቶ በተለያዩ ጠቅላላ የሚወልድ ነገሮች ይረከባል ማለት ነው። እና እንደ አጠቃላይ እንግዲህ እቅድ ማለት አንዱ የስራችን መሰረት አስፈላጊ ነው። ስራዎችን ለማቅለል በቃ በጣም ወሳኝና ወሳኝ ነገር እቅድ አልቦ መመራት እንግዲህ የማይቻል ነገር ነው። አብዛኞቻችን እንዲስራችሁ እንዲሁ ትንሽ የሚበላሹ ቀን ስራ ያለው ነው። ቀን ካለህ በቃ የሚጨበጥ የሚያዘው የሚጠፋን የሆነ መሃል ላይ የመጓተት ነገር አለ። ከሰዎች ጋር አለመግባባት። ወጪና ገቢውን በደንብ አለማሰብ ጉልበቱ ጊዜው ምናምኑ እያንዳንዱ ነገር አለመከበር ሰራተኞች በስራ አለመገኘት መሪዎች ሀላፊዎች በስርዓት አለመገኝት። ይሄ ሁሉ እንግዲህ እቅድ ሁኔታ ነው እቅዱ በስራት አለመሰራቱ ነው እቅዱ ቢሰራ ግን። ሀላፊውነት የተሰጠው ሰው በደንብ በሰአቱ ቢገኝ ሰራተኛው በደንብ በሰአቱ ቢሰራ በቅርብ መሰረት የተሰጠውን ስራ በግባው ይሰራል ሌላውም እንዲሁ በየ በየ በየሁኔታው እንትን የሚል ያለው ሁኔታ እንግዲህ ያው የተስተካከለ ይሆናል ብዬ አምናለሁ። እና እቅድ በጣም ወሳኝና ወሳኝ ነገር ነው። እንደኔ ሀሳብ እንግዲህ እቅድ አለው የሚሰራ ስራ ትንሽ አስቸጋሪ ነው የሚሆነው እና። እቅድ ሲጨመርበት ነው ሁሉን ነገር የሚያምረው በጣም ደስ የሚለው ቅርስ ሲታቀድብህ። ለትንሽ አምጥቶ ርቀት ታስፈልጋለህ ግዴታ በተለይ አሁን በህዝብ መስመር ላይ ያሉ ስራዎች በመድረክ ያሉ ስራዎች እቅድ ውስጥ መኖር አለባቸው በደንብ እቅዱ አንድ ጊዜ ወጥቶ ተመሻሽቶ ቀልበ ቀየው ቀስ እያለም የሚሻሻል ነገር የሚኖረው። በደንብ ግን ለስራ ግዴታ በደንብ የተደራጀ እቅድ ያስፈልገዋል በእቅድ መሰረት ነው። ለሰዎች ቶሎ ቶሎ እያደረሰ መስራት የምችለው አዛ ውጭ ያለው ነገር። ከየት ጀምሮ የት እንደሚጨርስ እንኳን አይታወቅም። እና ትንሽ አስቸጋሪ ነው የሚሆነው። እና እቅድ ለሁሉም ስራዎቻችን በጣም እጅግ በጣም ወሳኝ እና ወሳኝ ነው። እንግዲህ ከምንም በላይ እቅድ ነው። በቃ ወሳኝ እቅድ ካለ ሁሉ ነገር ጊዜ ይፈጃል እንጅ መድረሱ አይቀርም። በቃ